በምን ትመገባለህ ለሚለው ጥያቄ ብዙውን ጊዜ እኔ የምመገበው ምግብ በሳህን ወይም ደግሞ በሰርቪስ ነው። ሰርቪስ በመጠቀም ወይም ደግሞ ምግቤን በቁርጥ ለሚቀርብልኝ ከቤት ሰርቪስ ተጠቅሜ ትሬ ላይ ወይም ደግሞ ጠረንጴዛ ላይ በማስቀመጥ ምግብ እመገባለሁ ማለት ነው። ከዚህ በተጨማሪ ከሰርቪስ በተጨማሪ ትልቅ ትሪዎች ወይ ደግሞ ዝርግ የሆኑ እቃዎችን በመጠቀም እመገባለሁ። ይህም የሆነው ቤት ውስጥ ባለውበት ወይም ደግሞ በተቀመጥኩበት ቦታ ላይ እንደ አመቻችቼ ጠረምጴዛ ተጠቅሜ አስደግፌ እመገባለሁ ማለት ነው። ይሄ እቃው ይሄ እቃው አይነት ነው። ከዚህ በተጨማሪ ጠረምጴዛ ላይ ይሄ በተቀመጡ ምግቦችን ወይም ደግሞ ያሉ ምግቦችን በማንሳት እመገባለሁ ይሄን በማነሳበት ጊዜ የምጠቀመው እንዳልኩት ሰርቪስ ነው። ይሄ ሰርቪስ ከሌለ ደግሞ ትልልቅ ትሪዋች ወይም ደግሞ ዳታን ይባላል እኛ አካባቢ እሱን በመጠቀም ምግብ እመገባለሁ ማለት ነው። ምግብ ብዙን ጊዜ ስንመገብ እኛ በጋራ ወይም ደግሞ ሰብሰብ ብለን በአንድ ላይ የምንመገብ ከሆነ ትልቅ ትሪ ያልኩትን ተጠቅመን በጋራ መግባችንን እንበላለን። ከዚህ በተጨማሪ ደግሞ ሰው በዛ ባለ ቁጥር ትልልቅ ትሪዎችን መጠቀም ልምድ አለን። ከባለቤቴ ጋር ብዙውን ጊዜ አብረን እንበላለን። ከባለቤቴ ጋር ከሆንኩኝ በአንድ ትሪ ወይም ደግሞ በትንንሽ ሰርቪሶች ተጠቅመን ምግባችንን እንመገባለን ማለት ነው። ግን ይሄ በጋራ ከሰው ጋር የምመገበው ምሳ ወይም ምራት ከሆነ ብቻ ነው። ከዛ በተጨማሪ ግን ቁርስ ስመገብ ብዙን ጊዜ በሰርቪስ ወይም ደግሞ በትንንሽ እቃዎች ይሆናል ማለት ነው። ሶ ዳቦ የሚቀርብበት ምግብ አይነት እንዲሁ ሳህኖች ወይም ደግሞ ሰርቪሶች ይኖራሉ። ከዛ በዘለለ እንጀራ ከሆነ ምንመገበው እንዳልኩት በጋራ ትልልቅ ትሪዎችን ተጠቅመን ምግባችን እንመገባለን ማለት ነው። ከዚህ በተጨማሪ ምግብ ሲባል ምግብ እንጀራን ብቻ ወሰድን እንጂ መጠጥ ነገሮችን እንዲሁ እንደ ምግብ ከቆጠርናቸው ውሃ በብርጭቆ ውሃ በኩባያ ውሃ በ በትንንሽ እቃዎች በማድረግ ከማጣሪያ በመቅዳት ወይም ደግሞ በሃይላንድ በማዘጋጀት እጠቀማለሁ ማለት ነው። ስለዚህ ውሃ ስጠቀም ወይ ሃይላንድ እጠቀማለሁ ብርጭቆ እጠቀማለሁ እዛ ኩባያዎችንም እጠቀማለሁ ማለት ነው። ምግብ ከሆነ ቅድም እንዳልኩት የምግቡ አይነትም ይወስነዋል የምንመገበው እንጀራ በወጥ ከሆነ እንዳልኩት ትሪ ላይ ወይም ደግሞ ሳህን ላይ እንጀራውን በማድረግ አስፈላጊውን ወይም የሚያስፈልገኝን የወጥ መጠን በጭልፋ ወይም ደግሞ በማንኪያ በመቀነስ ወደ እንጀራ እንጨምርና ከዛ ቀጥታ መመገብ ይቻላል። ከዛ በዘለለ ደግሞ የሚጠጡ ነገሮች ካሉ ቅድም እንዳልኩት የተፈላ ሞቅ ሊሆን ይችላል ሻይ ሊሆን ይችላል። በሻይ በብርጭቆ ጠላ በኩባያ አልኮል ነገሮች ካሉ እንደ ቢራ አረቄ እና ጠጅ የመሳሰሉትንም እንዲሁ በብርጭቆ በማድረግ እጠቀማለሁ ማለት ነው። ስለዚህ እምመገብባቸው የመመገቢያ እቃዎች ከላይ የዘረዘርኳቸው እንደተጠበቁ ሆኖ እንደአስፈላጊነቱ የምግብ አይነቱ ለምሳሌ ፍርፍር ከሆነ ሳህን ልጠቀም ጎድጎድ ያለ ሳህን ተጠቅሜ ልመገብ እችላለሁ። ከዚህ በተጨማሪ ደግሞ የምመገበው አሁንም ገንፎ ከሆነም ጎድጎድ ያለ ሳህን ተጠቅሜ ማንኪያ በመጠቀም ማንኪያውን ይዤ ምግቤን እመገባለሁ። ከዚህ እንዲሁም አትክልት ነገሮች ከሆኑ ማንኪያዎችን ተጠቅሜ እንደ ፓስታ እና አትክልት ነገሮችን ሹካ ወይም ደግሞ ማንኪያ ተጠቅሜ መመገብ እችላለሁ ወይም ደግሞ እመገባለሁ ማለት ነው። ይህ ለራሴ ስመገብ ነው። እንዲሁ ለህፃናትም አስፈላጊውን ነገር ሁሉ ተጠቅሜ ማንኪያ ተጠቅሜ ማጉረስ ወይም ደግሞ ማብላት እችላለሁ። በእጅም ለልጆች አጎርሳለሁ። ስለዚህ የምመገብበት የእቃ አይነቶች ከላይ የዘረዘርኳቸውን ይሆናል። አመሰግናለሁ ስለነበረን ጊዜ።

ኮምፒውተር መጠቀም ትችላለህ ለሚለው ጥያቄ? አዎ ኮምፒውተር እጠቀማለሁ። የራሴ የሆነ ኮምፒውተር አለኝ ዲስክቶፕም አለኝ ኮምፒውተር ተጠቅሜ። ብዙ ነገሮች ስራ እሰራለሁ የሚሰጠኝን ማንኛውንም ስራ ኮምፒውተር በመጠቀም። ለምሳሌ መጻፍ ሊሆን ይችላል ዲዛይን ስራ ሊሆን ይችላል። አውቶካል ሊሆን ይችላል ሶፍትዌር ሶፍትዌሮችን በሙሉ ኮምፒውተር ተጠቅሜ ስራ እሰራለሁ። ስለዚህ ኮምፒውተር በጣም ጠጋሚ እና አስፈላጊ የሆነ ቴክኖሎጂ የፈራው ውጤት ወይም ደግሞ ውጤት ነው። ስለዚህ ይህን ኮምፒውተር በመጠቀም ጊዜየን በአጭር ጊዜ ውስጥ ብዙ ስራዎችን መስራት እንችላለን። ኮምፒውተር እማይሰራው ስራ በእኔ አቅም ወይም ደግሞ በእኛ ሀገር ደረጃ። የኮምፒውተር ስራ በጣም ብዙ ነው ጊዜ ይቆጥባል ብዙ ስራዎችን በቀላል መስራት እንችላለን። ስለዚህ ኮምፒውተር አጠቃቀም ክህሎት ማዳበር አስፈላጊ ነው። ኮምፒውተር የሚሰራው ያው ሰው ሲያዘው ነው። ምክንያቱም እቃ ነው። እንዳዘዝነው መጠን ያስፈላጊውን ስራ ሁሉ ይሰራልናል ጊዜ ይቆጥብልናል። የእምንፈልገውንም መረጃ ወይም ደግሞ ጠቃሚ የሆኑ መረጃዎችን ዶክመንቶችን ትምህርታዊ የሆኑ መረጃዎችን እናስቀምጥበታለን። ትምህርታዊ መረጃዎችን ስንል በቪዲዮ መልክ ሊሆን ይችላል በጽሁፍ በፒዲኤፍ በወርድ በኤክሴል ታይፕ መረጃዎቻችን ወይም ደሞ በፈለግነው አይነት መረጃዎቻችን ቀጥታ ማጠራቀም እንችላለን። ይሄም በውስጡ ባለው የመሸከም አቅም ወይም በሚሸከመው መጠን አስፈላጊውን መረጃ በሙሉ ይይዝልናል ማለት ነው። ስለዚህ መረጃ ለማስቀመጥ በጣም በጣም ወሳኝ ነው። ከዚህ በተጀማሪ ስራዎችን በቀላሉ ለመስራት ነው እና በጣም አጠቃቀማችን ማዘመን ወይም ደሞ ማሻሻል ይጠበቅብናል። ብዬ አምናለሁ። ምክንያቱም የኮምፒውተር የመስራት አቅም በጣም ሰፊ ነው። የሰው ልጅ ከሚሰራው በእጥፍ እጥፍ እጥፍ ፍጥነት ከጥፍም እጥፍ በላይ ፍጥነት በመጠቀም በአጭር ጊዜ ውስጥ ብዙ ነገሮችን መስራት ይቻላል። ለምሳሌ ያክል የሂሳብ ስራዎች ከሆኑ ኤክሴል በመጠቀም እነዚህን ኤክሴሎችን ተጠቅመን የምንፈልገውን ሂሳብ በቀላሉ በማያያዝ ወይም ደግሞ በማገናኘት ከአንዱ ከአንዱ ጋ መሰረታዊ የሚባሉ የሂሳብ ወጥሮችን በማገናኘት በቀላሉ መደመር መቀነስ ማባዛት ማካፈል እንችላለን። እና ስለዚህ ኮምፒውተር መጠቀም በጣም ደስ ይላል በጣም አስፈላጊ ነው። ስለዚህ የመጠቀም አቅማችንን ማሻሻል ግን ይጠበቅብናል ብዙ ነገር ይቀረናል። ቴክኖሎጂ ውጤቶች በሙሉ በተለይ ኢንተርኔት ባለበት አካባቢ ኮምፒውተራችን ከኢንተርኔት ጋር በማያያዝ ወይም ድረ ገጾች ጋር በማያያዝ የፈለግነውን ትምህርታዊ መረጃ በቀላሉ ማግኘት እንችላለን። ከ በማውረድ ወይም ደሞ ከኢንተርኔት ጋር በማገናኘት አስፈላጊ ነገሮችን እያወረድን እንጠቀማለን ማለት ነው። ስለዚህ የኮምፒውተር አጠቃቀም ክፍተት እንዳለብኝ ይሰማኛል። ምክንያቱም የተለየ ስልጠና ወይም ደሞ የተለየ ትምህርት አልወሰዱኩም ወይም ደግሞ አልተማርኩም። በራሴ ከኮምፒውተር ገዝቼ በራሴ መለማመድ በመለማመድ ነው። የአጠቃቀሙንም ማወቅ የቻልኩት ስለዚህ የእውቀት ክፍተት ወይም ደሞ የአጠቃቀም ክፍተት ይኖራል ብዬ አስባለሁ። ይሄን የአጠቃቀም ክፍተት በመውሰድ ወይም ደግሞ ስልጠናዎችን በመውሰድ ማሻሻል እንዳለብኝ ይሰማኛል። ምክንያቱም ኮምፒውተር የመሰራት አቅሙ በጣም ብዙ ነው። እኔ የምጠቀመው ግን እነዚህ ቀላል የሆኑ ወይም ደግሞ ቀላል እሚባሉ የስራዎችን ነው። ለምሳሌ ያክል ኤክሴል እጠቀማለሁ ወርድ እጠቀማለሁ ፒዲኤፍ እጠቀማለሁ። ሂሳብ አክሉይ ሂሳብ ስራዎችን ኤክሰል ተጠቅሜ ነው እምሰራው ከዚህ በተዘለለ ዳታቤዝ እሚባል ፕሮግራም በውስጡ አለው ይሄንን አላውቀውም አልጠቀምበትም ምክንያቱም ስለ ዳሳቤዝ የተማርኩት ወይ ደግሞ ያወቅኩት ነገር ስለሌለ ማለት ነው። ስለዚህ በተለይ ኢንተርኔት ጋር በማገናኘት አስፈላጊ የሆኑ ትምህርቶችን ከዩቲዩብ በማውረድ ቪዲዮችን በማየት ትምህርታዊ ነገሮችን አገኝበታለሁ ወይም ደግሞ እየተማርኩበት እገኛለሁ። ስለዚህ ኢንተርኔት አጠቃቀማችን እሚፈጥነው ከስልክ ይልቅክ በኮምፒውተር ቢሆን በጣም አሪፍ ነው። ምክንያቱም ስልክ መጠቀም ይልቅ ኮምፒውተር መጠቀም የተሻለ ስክሪን ወይም ደሞ ስፋት ስለሚኖሩ ነገሮችን በቀላሉ ማየትና መረዳት እንድንችል ያግዘናል። ስለሆነም የኮምፒውተር አጠቃቀማችን በማሻሻል ወይም ደግሞ በማዘመን ጥሩ ነገር ማግኘት ይቻላል። የሚል ሀሳብ

አዲስ አመትን እንዴት ታከብራለህ? በጣም ደስ የሚል ጥያቄ ነው አዲስ አመትን የማከብረው። ብዙ ነገሮች በማዘጋጀት ነው። አዲስ አመት ሲመጣ ፕሮግራም ይዘጋጃል በእኛ ባህል አካባቢ። አውድ አመት ይባላል ወይም ደግሞ በአመት የሚመጣ በዓል ማለት ነው። አውድ አመት ማለት በአመት በአመት የሚመጣ በዓል ነውና ለዚህ ብዙ ዝግጅት እናዘጋጃለን። የመጀመሪያው ያክል አዲስ አመት ሲመጣ ለእንቁጣጣሽ ተብሎ የሚዘጋጅ ጠላ ይኖራል የሚዘጋጅ አርቄ ይኖራል የሚዘጋጅ ምግብ ይኖራል። ምግብ ስንል የአትክልት ዘሮች ሊኖሩ ይችላሉ። የጉም ቅጠላ ቅጠሎች ሊኖሩ ይችላሉ ስጋ ሊኖር ይችላል ከዋናው ነገር ስጋ እንጠቀማለን። ይሄን ለአዲስ አመት ብዙን ጊዜ በግ በመግዛት በዓል እናከብራለን። መጀመሪያ አካባቢ ወደ ቤተሰብ ሄጄ አዲስ አመትን አከበር ነበረ ወደ ትዳር ሳልገባ ማለት ነው። እና ወደ ቤተሰብ ስሄድ ለእናቴ ለአባቴ መያዝ ያለብኝም ጥሩ ነገሮች ወይም ደግሞ ስጦታዎች ይዤ አዲስ አመት ማክበር እሄዳለሁ። ወደ ቤተሰብ ስሄድ ከገበያ የሚገዙ ብዙ ነገሮች አሉ ቡና እገዛለሁ ስኳር እገዛለሁ። ሻይ ቅጠል እገዛለሁ አስፈላጊ ናቸው የምላቸውን ዳቦ እገዛለሁ ሽንኩርት እገዛለሁ። በጣም ለበአል ዝግጅት የሚያገለግሉ ወይም ደግሞ ልንጠቀምባቸው የምንችላቸውን ሁሉንም አይነት ቁሳቁሶች በመግዛት ካለሁበት ቦታ ወይም ካለሁበት ስራ ቦታ ወደ ቤተሰብ በመሄድ እናከብራለሁ። ወይም ደግሞ አውድአመትን አከብር ነበረ። አሁን አሁን ትዳር ጋር ከያዝኩና ልጆች ከወለድኩ በኋላ ግን ወደ ቤተሰብ ሄጄ አላውቅም። እዚሁ ራሴ ቤት ማዘጋጀት ያለብኝን አዘጋጃለሁ። በግ እገዛለሁ ሽንኩርት እገዛለሁ አትክልት ነገሮች እገዛለሁ የሚጠጣ ነገር እገዛለሁ። ከዛ አዲስ አመትን ለመቀበል ዝግጅት በማድረግ ወይም ደግሞ በመዘጋጀት። በቤተክርስቲያን ሄዶ በማክበር ወይም ደግሞ በማንጋት በጠዋቱ ቤት በመምጣት። የተዘጋጀውን በግ በማረድ የተዘጋጀውን ምግብ በማዘጋጀት እንደምመገብ ጎረቤት ጋር በመጠራራት አብረን ከጓደኛዬ ጋር በመሆን በዓል አዲስ አመትን እንቀበላለን እናከብራለን ማለት ነው። በዚህን ጊዜ ብዙ ዝግጅቶች አሉ ለምሳሌ ያክል አልባሳት አዳዲስ ልብሶችን እንለብሳለን። ባህላዊ የሆኑ ልብሶችን የሀበሻ ቀሚ ልብሶችን ለባለቤቴም ለልጄም እንገዛለሁ። የሀበሻ ቀሚስ እንገዛለን ነጠላ እንለብ ሳለን። ብዙን ጊዜ አዲስ አመት ሲመጣ ነጭ ነጭ ልብስ ይገይዛል ወይም ደግሞ ይለበሳል እዚሁ ከመግዛት በተጨማሪ እኩል ስራ ሊሆን እያደረግን ያለነው ልብስ ማጽዳት ወይም ደግሞ ማጠብ ነው። ምንያቱም አዲስ አመትን ስንቀበል አሮጌ ልብስ ለብሰን አይደለም ወይም የቆሸሸ ልብስ ለብሰን መሆን የለበትም የሚል ባህላዊ አስተሳሰብ አለ። ስለዚህ የእንቁጣጣሽ ወይም አዲስ አመት መግቢያ በፊት ቀደም ብሎ ባሉት ቀናቶች። ጳጉሜ የሚባል ቀናት አለ እንደምታወቀው በኢትዮጵያ በአስራ ሶስት ወራቶች ነው ያሉት። አንደኛው አስራ ሶስተኛው ወር ጳጉሜ ይባላል። ይሄን በነሐሴና በመስከረም መካከል ያለች የአምስት ቀን ቀን ጊዜ ያለው ወር ነው አስራ ሶስተኛው ወር ጳጉሜ ይባላል። በዛ በጳጉሜ ውስጥ እኛ ያስፈለገውን ነገር እናደርጋለን። ብዙ ጊዜ ልብሳችን እናጥባለን የሚገዙ ነገሮችን እንገዛለን ከዛ አዲስ አመት። ዋዜማ ማታ ጀምሮ በተዘጋጀው እህል ቡና መግብ መጠጥ ባለው ይዘን አዳዲስ ለብሰን አሸብርቀን እንቁጣጣሽ እያልን በዓሉን እንቀበልና እናከብራለን ማለት ነው። በዛውም ያው የተዘጋጀውን በግ በማረድ ምግባችን ከጎረቤት ጋር እየተጠራራን። ቡና እየጠጣን ሀረግ እየጠጣን ጠላ እየጠጣን ቤት ያፈራውን እየተቀማመሰን ስንጫወት እየተጫወትን እየተዝናናን ሙዚቃ እያዳመጥን አውዳመት አውዳመት የሚሉ ሙዚቃዎችን እየከፈተን። ያደመጥን በዓሉን ወይም ደግሞ አዲስ አመትን እናከብራለን ማለት ነው። ይህ እንደ አጠቃላይ በእኛ በኢትዮጵያ ወይም ደግሞ በእኔ በኢትዮጵያ በኢትዮጵያዊ ባህል የማሳለፈው የአውዳመት አከባበር ስነ ስርዓት ነው። ይሄን ማለት ስለፈለኩ ነው በጣም አመሰግናለሁ።

በልጅነትህ የምትወደው ጨዋታ ምንድን ነበር? አዎ በልጅነቴ ብዙ ጨዋታዎችን ተጫውቻለሁ ለምሳሌ ያክል። ትርጋር የሚባል ጨዋታ እንጫወት ነበር ገና እንጫወት ነበረ የገና ጨዋታ እንጫወት ነበረ። እሽቅድድሞሽ ወይም ሩጫ እንጫወት ነበር አዝሎ መሮጥ እንጫወት ነበር። ኳስ እንጫወት ነበር የመረብ ኳስ እጫወት ነበር የእግር ኳስ እጫወት ነበር። ከእነዚህ ውስጥ በጣም የምወደው ግን ትርጋይ የሚባለውን የጨዋታ አይነት ነው በልጅነቴ። ተርጋ ስንጫወት ስለ ተርጋ ለማብራራት ያክል መጀመሪያ ተርጋ ማለት። ሶስት ወይም አራት ሆነን በጋራ እንሆንና መሬት ላይ ጉድጓድ በመቆፈር እዛች ጉድጓድ ውስጥ የሚወረወሩ ነገሮች በመወርወር እንዲገቡ ማድረግ ነው። ለምሳሌ የምንጫወተው የልብስ መቆለፊያ ወይም ሸሚዝ ጋር የምንጠቀምበት ቁልፍ ሊሆን ይችላል። ወይም ከባልጩት የሚገኝ የሚያብረቀርቅ ወይም ባልጬት ሊሆን ይችላል ብዙን ጊዜ በቁልፍ እንጫወት ነበር። እና የቁልፋችን የሸሚዛችን ቁልፍ ቆርጠን በማዘጋጀት። ወይም ሶስታችን በጋራ ሆነን ለጉድጓዷ በመወርወር ለጉድጓዷ ቅርብ የሆነ ወይም ደግሞ በድንጋይ በተምች ወርውሮ የመጣ ሰው አሸናፊ ይሆናል ማለት ነው። ቀጥታ ጉድጓዷ ጋር በመወርወር ጉድጓዷ ስትገባ ዘን የዘንር የሆነች ወይም ደግሞ ቅርብ የሆነችቱን። የሆነው ሰው አንደኛ ይሆንና የሁሉንም ሰብስቦ እዛው ጋር ይወረወራል ጉድጓድ ካስገባ ሁሉንም ይወስዳቸዋል። ካልሆነ ደግሞ እንደገና አሁንም በተምቼ ወይም ደግሞ በምትወረወር ድንጋይ በመምታት። የምንጫወተው የጨዋታ አይነት በውስጤ የማይጠፋኝ እና ደስ የሚል ጨዋታ ነው። ከዚህ በተጨማሪ ደግሞ ትንሽ ከፍ እያልኩ ነፍስ እያወቅኩ ስሄድ የእጅ ኳስ እንጫወት ነበር። ሁለት ቋሚ እንጨቶች በማድረግ በጨርቅ ወይም ደግሞ በገመድ ላይ ወጥረን እንይዝና እንደመረብ በማድረግ ኳስ እንጫወት ነበር በቡድን ሆነን ማለት ነው። ከዚህ በተጨማሪ የእግር ኳስ እንዲሁ በጨርቅ በማዘጋጀት የጨርቅ ቡቱቶውን በአንድ ሰፍተን ኳስ እናደርግና እኚህን ጎል እንዲገባ በማድረግ ሆነን እንጫወት ነበር። ስለዚህ በልጅነቴ የምጫወታቸው ጨዋታዎች እነዚህ ከዚ በተጨማሪ ያባሮሽም እንዲሁ አባሮሽን ስንጫወት ምንድነው? ረጅም ርቀት የወረወረ ይሮጣል ከዛ ሲሮጥ ተከትሎ ሄዶ አንደኛው አዝሎ ይመልሰዋል የሮጠውን በሙሉ ታዝሎ ይመለሳል ማለት ነው። ስለዚህ የአባሮሽ ጨዋታ በጣም ከምጫወታቸው እና ትዝ ከሚለኝ ጨዋታዎች አንዱ ነው ማለት ነው። ስለዚህ ጨዋታ እንደ አጠቃላይ ለህፃናት ወይም ደግሞ ለልጆች በጣም አስፈላጊና አስደሳች ነገር ነው። ልጆች በጨዋታ ሰዓት የሚያሳልፉት ጊዜ በአእምሮአቸው አይጠፋም። ያም በዛኔ ልጅ ሆኜ እየተጫወትኩ ስማር በጣም ጎበዝ ተማሪ ነበርኩ። ግን አላነብም ነበር ንጹህ አይምሮ ነው ያለኝ በልጆቼ ጋር ከልጆች ከጓደኞቼ ጋር በጣም ደስ የሚል ጊዜ አሳልፌያለሁ። ስለዚህ በልጅነቴ የምጫወተው ጨዋታዎች የእግር ኳስ የመረብ ኳስ አባሮሽ ተርጋ እያለ ይቀጥላል። ብዙ ጨዋታዎች አሳልፌያለሁ። አሁን አሁን የምጫወተው ጨዋታ የለም ብል ይሻለኛል ምክንያቱም አሁን ነፍስ ካወኩ በኋላ። የምጫወተው ምንድነው ካራቡላ እጫወታለሁ ፑል እጫወታለሁ መርብ ኳስ እጫወታለሁ። ግን በልጅነቴ ጊዜ እንደነበረው ያን ያክል ስሜት አይሰጡኝም ዋናው የልጅነት ጨዋታዎች በጣም ትዝታ የማይረሱ ትዝታ የማይረሱና አጓጊ ነበሩ ማለት ነው። በልጅነት የምጫወታቸው ጨዋታዎች እነዚህን ይመስሉ ነበር። ለነበረን ጊዜ በጣም አመሰግናለሁ ሰላም ሆኑልኝ።

ወደ ስራ ምን ልብስ ትለብሳለህ ለሚለው ጥያቄ? ወደ ስራ ስሄድ ብዙ ጊዜ የምለብሰው ልብስ ቤቴ ያገኘሁትን ማንኛውም ልብስ እለብሳለሁ። ይህም ጃኬት እለብሳለሁ ሱሪ እለብሳለሁ ጫማ እለብሳለሁ ቲሸርት እለብሳለሁ ቦዲ እለብሳለሁ። ወደ ስራ ሲኬድ ብዙን ጊዜ የስራ ልምስ ወይም ደግሞ ዩኒፎርም ይለበሳል። የኛ ቤት መስሪያ ቤት የጋራ ወይም ደግሞ የስራ ልብስ ወይም ዩኒፎርም የሚባል ልብስ የለንም። ማንኛውም ሰው የራሱ ቤቱ ያፈራውን አቅሙ ያለውን በቤቱ ያለውን ልብስ አጥቦ እና አጽድቶ ለብሶ ወደ ስራ ይሄዳል። እኔም ብዙን ጊዜ ጃኬት በሸሚዝ በማድረግ ሱሪ ጫማ በማድረግ ወደ ስራ ቦታ እሄዳለሁ ማለት ነው። ስለዚህም ስለዚህ ወደ ስራ ስሄድ የምለብሰው ልብስ በ አንድ አይደለም ወይም ደግሞ የተወሰነ ገደብ የለውም። ቤቴ ያገኘሁትን ታጥቦ የተዘጋጀ ልብስ በማንሳት ይመቸኛል ያልኩትን ወይም ደግሞ ለዛሬ ልልበስ ብዬ የወሰኩትን ከቁምሳጥን በማንሳት የሚመቸኝን ለብሼ ወደ ስራ ቦታ እሄዳለሁ ብዙ ጊዜ ሸሚዝ በጃኬት አዘወትራለሁ። ሸሚዝ በጃኬት ሱሪ ጋር ስመጣ ብዙ ጊዜ አሁን ማዘወትረው የጂንስ ሶሪ እለብሳለሁ። የጨርቅ ሶሪ አለኝ ግን ብዙ ጊዜ ለብሼ አላውቅም። የማዘወተረው ጂንስ ሱሪዎች ነው ጂንስ እና መካከለኛ ስፋት ያላቸው የተመጣጠኑ በእኔ ልክ የሆኑ የጅንስ ሱሪዎችን እለብሳለሁ። ጫማ ስለብስ ጫማም እንዲሁ ነጣ ያለ ጫማ ብዙን ጊዜ አዘወትራለሁ። ከዚህ በዘለለ ከረባት ለብሽ አላውቅም ኮፍያ ለብሼ አላውቅም። የእጅ ሰዓት ለብሼ አላውቅም። በቃ እነዚህ ዋና ዋናዎቹ ናቸው። ሸሚዝ በጃኬት በማድረግ ቲሸርት በጃኬት በማድረግ ሸሚዝ ብቻ እንዲሁ እንደየቀኑ እንደየሁኔታው አለ ያለውትን ደግሞ ዛሬ ይመቸኛል ያለውትን ልብስ በማንሳት ለብሼ ወደ ስራ እሄዳለሁ ማለት ነው ይህ ዋና ዋናዎቹ ናቸው። ከዚህ በዘለለ የሌላ ሰው በምናይበት ጊዜ ወይም ደግሞ የሌሎቹን ሰዎች በምናይበት ጊዜ ወደ መስሪያ ቤታቸው ሲሄዱ በመስሪያ ቤታቸው ህግና ደንብ መሰረት የጋራ የሆነም የሚያደርጋቸውን ዩኒፎርም ለብሰው ወደ ስራ ይሄዳሉ። ከእነዚህ ዋና ተጠቃሾቹ ምናልባት የቀን ሰራተኛ ከሆኑ የራሱ የሆነ ጋውንድ የሆነ ልብስ ይለብሳሉ። ባንክ ሰራተኛ ከሆኑ ደግሞ ወደ ስራ ሲሄዱ ሱፍ ይለብሳሉ። ማንኛውም ባንክ ሰራተኛ ብዙን ጊዜ የምናየው የጋራ ወይም ደግሞ አንድ አይነት የሚያደርጋቸውን ዩኒፎርም ለብሰው ለሰው ሲያስተናግዱ እናያለን። ይህ በጣም ደስ የሚልና የስራ ትኩረት የሚሰጥና አስደሳች የሆነ ነገር ነው። የኛ መስሪያ ቤት ወይም ደግሞ የኔ መስሪያ ቤት ጋራ የሆነ ወይም ዩኒፎርም ልብስ ስለሌለን። ማንኛውም ሰራተኛ ወደ ምስሪያ ቤቱ ሲሄድ ቤት ውስጥ ያለውን ራሱ የፈለገውን ወይም ደግሞ ውስጡ ያመነበትን በቀኑ በዛ ሲቀርብ ወይም ወደ ስራ ስሄድ ባለበት ሰዓት ያሳምረኛል። ያስኩለኛል ያ ደስታ ገጽታ ወይም ደግሞ በሰው ጥሩ ገጽታ ይፈጥርልኛል ወይም ደግሞ አምሮብኛል ብሎ የሚያምነውን ልብስ ለብሶ። ወይም ያሳምረኛል የሚለውን ልብስ ለብሶ ቀጥታ ወደ መስርያ ቦታው ወይም ደግሞ ስራ ቦታው ይሄዳል። ይህ በጣም ቆንጆ ነው እኔ በበኩሌ በጣም ደስተኛ ነኝ። አንድ አይነት ልብስ ለብሶ መንቀሳቀስ ሁሌ አንድ አይነት ልብስ ያን ያክል ጥሩ ነው ብዬ ወይም ደግሞ ደስተኛ ያደርጋል ብዬ አላምንም። በቀን ዛሬ የለበስኩትን ልብስ ወይም ዛሬ እና ነገ ሁለት ቀን የለበስኩትን ልብስ ሶስተኛ ቀን ለብሼ ወጥቼ አላውቅም ወይም ደግሞ አራተኛ ቀን ማክሲመም ከሰኞ እስከ አረብ የለበስኩትን ልብስ በሚቀጥለው ሰኞ አለብሰውም ሙሉ በሙሉ እቀይራለሁ። ማለት ለራሴ የውስጣዊ ስሜት ወይም ደግሞ የውስጤ ደስተኝነት የሚፈጥርልኝ ተለየ ስለብስ ነው ማለት ነው። ቅያሪ ልብስ ብዙ ጊዜ አዘወትራለሁ። ይህ ደግሞ በጣም ቆንጆ ነው አሪፍ ነው ደስ ይላል። ስለሆነም እንደ አጠቃላይ ለማጠቃለል ያክል እኔ ወደ ስራ ቦታ ስሄድ የምለብሰው ልብስ በየሳምንቱ የተለየ ልብስ ለብሼ ወደ ስራ እሄዳለሁ ማለት ነው። ይሄ ማለት ከሰኞ እስከ አርብ አንድ ሱሪ ወይም ደግሞ አንድ ሸሚዝ ከለበስኩ በሚቀጥለው ከሰኞ እስከ አረብ ደግሞ ሌላ ሱሪ ወይም ደግሞ ሌላ ሸሚዝ በጃኬት እለብሳለሁ ማለት ነው። ይህ በጣም ደስ የሚልና የስራ ተነሳሽነት የሚፈጠር ስለሆነ በጣም ተመችቶኝና ደስ ብሎኝ ስራዬን እንድሰራ ያደርጋል የሚል ሀሳብ አለኝ። ለነበረኝ ይዜ